የአካል ብቃት እንቅስቃሴ አላደርግም። ምክንያቱም አሁን በአሁኑ እድሜዬ ብዙ ፍላጎት የለኝም። አንደኛ ከስራ ጫና አንፃር የጊዜ ሁኔታም ስለማይመቸኝ- የአካል ብቃት እንቅስቃሴ አላደርግም። ካለው ኢንቫሮንመንት ካለው ሎኬሽን አንፃር እንደዚህ አስቤ አላቅም። አሁን በዚህ እድሜዬ እኔም አድርጌ አላውቅም እና። በአጠቃላይ የአካል ብቃት እንቅስቃሴ አላደርግም።

ስነ ጥበብ እወዳለሁ በጣም ነው የምወደው ስነ ጥበብ በተለያዩ ስነ ጥበብ የተሰሩ ስራዎችን በጣም አደንቃለሁ እወዳለሁ። ሆቢዬም ነው ፍላጎቱም አለኝ እና በጣም ነው የምወደው። እና ስነ ጥበብ በጣም ሞክሬው አላውቅም እንጂ ማድነቅ እና መውደድ ላይ በጣም ጎበዝ ነኝ

አዎ ቡና መፍጨት አውቃለሁኝ። በተለያየ መንገድ ቡና ይፈጫል። በማሽን በባህላዊ መሳሪያዎችም ይፈጫል እና አብዛኛውን ጊዜ። ከበፊት ያው በባህላዊ የተዘጋጁ ከእንጨትም ሆነ ከብረትም የሚዘጋጁ በእጅ የሚመታ መውቀጫ መሰረት ነው የሚወቀጠው ወይም የሚፈጨው። አሁን ግን ወደ ኤሌክትሪክ ተቀየረና በኤሌክትሪክ ትንንሽ የኤሌክትሪክ እንትኖች ስላሉ በእነሱ መሰረት ይፈጫል

ይቅርታ መጠየቅ ለኔ በጣም ቀላል ነው። ይቅርታ የምጠይቅባቸው ግን ሁኔታዎች ይወስነኛልና ይቅርታ ማለት የምፈልገው ምናልባት ልጁ በስህተት ወይም ደግሞ እንደው በስሜታዊ ነገር እኔን ካስቀየመኝ ወይም ደግሞ በጣም ልጁ ያለበት ሁኔታ በጣም ስትረስድ ወይም ደግሞ የተለያየ ሁኔታ ላይ ሆኖ ከሆነ ልረዳው ስለምችል በጣም ይቅርታ እጠይቃለሁ። እኔም ከበደልኩኝ በጣም ይቅርታ እወዳለሁ ማለት በትክክል አስቀይሜው ከሆነ ይቅርታው ማለት ለኔ ቀላል ነው በጣም

ሽማግሌዎችን በጣም ነው የማከብረው። ማለትም አባቴ ለሽማግሌዎች ለወጣቶች እንዲሁም ለህፃናት የሚከበሩ የክብር አይነቶችን አባቴ አሳድ እንዳከብር ስላሳደገኝ በዛ መሰረት። አስተዳደጌ መልካም ስለነበረ። በጣም ነው ሁሉን ሰው የማከብረው ግን ሽማግሌዎች ደግሞ የሚገባቸው ክብር አለ። ይለያል በጣም እና ሽማግሌዎችን ዝቅ ብዬ አክብሬ ስሜ ሁሌ ሰላምታ ሰጥቼ አድነቄ ነው። ማለፍ ያለብኝና። በጣምነውማከብረው ማገዝ ያለብኚን ስራወቺ ደግሞ ምንምንኩአን ረጅምሰዓት ባይሆንም ላለኝ ክብርስል የተ የተወሰነ ደቂቃ የተወሰነ ደቂቃ አብሬ መስራት አለብኚ እየሰሩከሆነ መንገድምከሆነ መሸኘት አለብኝ። በቃ። እንግዲህ ለቅሶም እየሄዱ ከሆነ ቤተክርስቲያንም እየሄዱ ከሆነ የተወሰነ ክብር መስጠት አለብኝ። አብሬ መጓዝ አለብኝ። እነሱን ቅድሚያ መንገድ ሲሄዱም ቅድሚያን ለኑሱ መስጠት አለብኝ። የተለያዩ አገልግሎቶችን ለእነሱ ቅድሚያ እሰጣለሁ መስጠትም አለብኝ። ስጦታዎች ደግሞ የተሻሉ ስጦታዎች ካሉኝ ደግሞ እነሱንም በመስጠት በጣም አከብራለሁ

አዲስ ቴክኖሎጂ መማር በጣም ነው ምወደው። ያው ዘመኑ የ ትምህርት ነው። ዘመኑ የቴክኖሎጂ ስለሆነ አብዛኛውን ጊዜ ቴክኖሎጂ በጣም ነው ምወደው። በጣም ፍላጎቱ አለኝ። ከስራም አንፃር ስናየው ራሱ ኮዲንግ ሲስተም ተብሎ በስራ ቦታ የተለያዩ ሶፍትዌር ተጭናው እሱን እንድንሰለጥን ተደርገናል። በሱ መሰረት ወደ ስራ ገብተናልና። ሁሉ አሁን ሪፖርታችን ሪፖርቶች የተለያዩ መረጃዎች በሶፍትዌር ስለሆኑ አዲስ ቴክኖሎጂ በጣም ያስፈልገናል። ጥሩ ነው እላለሁ እና። እኔም በዛ ልክ እንድሄድ ነው ምፈልገው። ያው ኢሜሎች አሉ። ቲክቶኮች አሉ። ቴሌግራሞች ኢሞዎች ዋትሳፖች አሉ። እነዚህን ቴክኖሎጂዎች ሰፋ አድርጌ የተለያዩ ሶፍትዌር ደግሞ ብሰራ ደስ ይለኛል። እና እነዚህን እንደ መረጃ አድርጌ ማለት ነው

አዎ ጢም አቆያለሁኝ። ጢም እኔ ቶቶሎ እንድቆረጥ አልፈልግም። ካደገ በኋላ ቀስ አድርጌ ነው የምቆርጠው እና። ጢሜ በጣም አደግ ሲል ነው የሚመቸኝ ቶሎ ወዲያው ወዲያው መቁረጥ አይመቸኝምና። በጣም ነው የማቆየው አቆይቼ ካደገ በኋላ ነው። ያው ጺሜ ሳድግ ደግሞ የተሻለ ውበትም ስላለው መሰለኝ ለራሴ። ጢሜን አሳድጌ ነው እንጂ ወዳው ወዳው መቁረጥ አልወድም።

በመስመር ላይ ሙዚቃ እሰማለሁኝ እኔ በተፈጥሮዬ ቆየት ያሉ ሙዚቃዎችን አድናቂ ነኝ። ባህላዊ ሙዚቃዎችን እና መስመር ላይ ማለት በኤርፎን አዳምጣለሁኝ ኮምፒውተሬ ላይ አዳምጣለሁኝ በስልኬም ላይ አዳምጣለሁኝ። እሬድዮም ላይ አልፎ አልፎ እጠቀማለሁ እና በመስመር ላይ እጠቀማለሁኝ እና በጣም ቆየት ያሉ ሙዚቃዎች ይስቡኛል። መዝሙሮችን እሰማለሁ እና በጣም ነው እምሰማው ማለት ነው።

በቀን ስንት ሰዓት ስልክ ትጠቀማለህ የምለው ያው ፍክስድ አርጌ መናገር ባልችልም ግን በቀን አረት አምስቴ ስልክ እጠቀማለሁኝ። ስለዚህ ምንም ይሄን ያክል ሰዓት ነው ማለት ባልችልም በቀን አራት አምስት አምስት ጊዜ እጠቀማለሁኝ። ግን እንደ አስፈላጊነቱ ደግሞ ይሄ ነው ማለት መገደብ አልችልም ያው ሰው ከስተመር ከደወለ ባለጉዳይ ከደወለ አላፊ ከደወለ በተለያየ ሰዓት ለደውልም ላነሳም ስለምችል ስልክ ይሄ ነው ማለትም ትንሽ ይከብዳልና ጥያቄው ትንሽ ከበድ ያለ ነው ይሄ

ኢሜል ብዙ ጊዜ አልላላክም የስራ ቅጥሮች ማስታወቂያዎች ምናምን ካልሆነ በስተቀር ብዙ ጊዜ በቀን እማልክባቸው ሁኔታዎች አሉ። ማለትም አሁን ብዙ ጊዜ ይሄ ኢሜል አስፈላ ማለት ይሄን ያክል ለኔ አስፈላጊ ሆኖ አላገኘሁትም። ለተለያዩ ማስታወቂያዎች ካልሆነ በስተቀር እንጂ በስራ ምክንያት ብዙ ኢሜሎች አንላላክም እንደው በወር ራሱ አንድ አምስት ያ ማለት እንደው በቀን ሳይሆን በሳምንት አንድ አንድ እንደው ማለት ነው እንጂ ያን ያክል በኢሜል ለስራዬ ብዙም ተጠቅሜ አላውቅም ብዙም አልተጠቀም

የምወደው የጫማ አይነት ቶርሽን ነገሮች ይመቹኛል ቶርሽን ጫማዎች። ያው ታኳቸው ብዙም ያልበዛ ቀለል ያሉ ቶርሽን የምንላቸው በተለምዶ ወይም ደግሞ ሶላቸው። የሆነ ስትረግጣቸው ጠንከር የማይሉ የማይጮሁ በጣም ነው የምመቹኝ። እና ቶርሽን በአጠቃላይ ቶርሽን ነገሮች ይመቹኛል።

ብዙ ጊዜ ግጭት ገጥሞኝ አያቅም እኔም ፍላጎት የለኝም ግን ግጭቶች በሌሎች ሰዎች ጋ ከተፈጠረ ግን ማስማማትና ማስተካከል እችላለሁኝ። ብዙ ጊዜ አስታራቂ እምባል ሰው ነኝና። ቶሎ ይቅር ባይ ይቅር እምልና በጣም ነገሮችን ያው ነገሮችን እማቀዘቅዝ ወይም ደግሞ ነገሮችን ቶሎ ይቅር እሚያስብል ነገር ስለሆነ። ማስተካከል እችላለሁ

ምናልባት ጥያቄው የተስተካከለ አይመስለኝም። በዶቄ መፍጨት ታውቃለህ? ዶቄ ምን እንደሆነ እኔም አልገባኝም። ስለዚህ እንደ አይነት ትርጉም ያለው ወርድ ስለማላውቅ- እንደዚህ ነገር አድርጌ አላውቅም። መፍጨትም አላውቅም። በዶቄ መፍጨት ተባለ አላውቅም። ትርጉም ያለው አይመስለኝም።

የምወደው ፊልም ያው በድሮ በልጅነቴ ያየኋቸው እነ ታይታኒክ እነ እስፓርታከስ እንደ አክሽን የበዛባቸው ነገሮች ደስ ይሉኛል። ከዚህ በፊት ያየኋቸው ስለሆነ በቅርቡ ግን ብዙም ፊልም ተከታትየ አላቅም። ግን የውጭ ፊልሞችን ተከታትየ አውቃለው ከዚህ በፊትም አሁንም ቢሆን የተወሰነ አያለሁ ያን ያክል ግን ፊልም ጊዜ ስለሌለኝ አይቼ አላውቅም። እና የምወደው ግን ድሮ ያየኋቸው እነ ታይታኒክ እነ እስፓርታከስ እና አሬክስ ነው ምናምን የሚባሉ ፊልሞችን አያለው

አዎ መተግበሪያዎችን አወርዳለሁኝ ማለትም የህፃናት ያው ልጅ ስላለኝ የህፃናት ፊልሞችን የማይበት አወርዳለሁኝ አፕ የትምህርታዊ ነገሮችን አወርዳለሁ የተለያዩ ሙቪዎችንም አወርዳለሁኝ። የተለያዩ የትምህርት የሚጠቅሙ ነገሮችንም እነሱንም አወርዳለሁ። ስለዚህ የተለያዩ መተግበሪያዎች አሉኝ። ባይብል ነክም ሆነ መጽሐፍ ነክም ሆነ አወርዳለሁ እጠቀማለሁ ኳስም የማየው በአፕ ስለሆነ። የተለያዩ ጨዋታዎችንም መዝናኛዎችንም የማየው በመተግበሪያዎች ስለሆነ አዎ አወርዳለሁ

ማር እወዳለሁኝ ያን ያክል ግን በጣም የምወድ ሰው አይደሁለም በጣም አደለም ግን መካከለኛ እምወድ ሰው ነኝ አሁን ነጥብ አካባቢዬ የተለመደ ነገር ብዙም አደለም ግን አሁን አሁንም ማር እጠቀማለሁ ብዙ ጊዜ ግን አልጠቀመውም ጨጓራየን ስለሚጎዳኝ ስለዚህ እጠቀማለሁ እወዳለሁ አልወድም አልልም እወዳለሁ።

የሙዚቃ መሳሪያ መጫወት አልችልም። እኔ እንዲህ አይነት እንትኑ የለኝም አልችልም። እስካሁንም ሞክሬ አላቅም እኔ የሙዚቃ መሳሪያ ስንል ብዙ አይነት ናቸው ዋሽንት ክራር ከበሮ። የተለያዩ በገና ምናምን ስለሆኑ ምናልባት እንደዚህ መሳሪያዎች መጫወት እኔ አልችልም።

አዎ ማሸነፍ እችላለሁ። በተለያየ ሁኔታዎች ላይ ማሸነፍ እችላለሁኝ። በጨዋታ ላይ ብዙ ጊዜ አሸናፊ ነኝ። በፍቅርም ቢሆን በጣም ይቅር ባይ እና አሸናፊ ነኝ። በተለያዩ ሁኔታዎች ላይ ሆኜ አሸናፊ ነኝ ማለት እችላ

የተበላሸ ነገር አዎ ማስተካከል እችላለሁ። እኔ ብዙ ጊዜ መነካካት እወዳለሁና የቤቴ ስቶቭ ስበላሽ እኔ ነኝ ማስተካክለው። የቤቴ ቦይለር ስትበላሽ እኔ ነኝ የማስተካክለው። የተለያዩ የመብራት ዝርጋታዎችን የማስተካክለው እኔ ነኝ በአጠቃላይ ኮምፒውተርም ዲቫይደርም ሲባላሽ የማስተካክለው እኔ ስለሆንኩ በጣም ነው የምችለው እችላለሁኝ በጣም ተሰጥኦ አለኝ ግን ያው ፋይናንስ ባለመኖሩ ነው እንደዚህ የሆን ነው እንጂ የተመላሸ ነገር በአጠቃላይ ጠግኜው ወይም ፈታትቼው ሞክሬው ነው የሚያልቀው እና በጣም ነው የምችለው።

በበጋ ወቅት የማደርገው ያው ሰራተኛ ነኝ እንደ ሰራተኛነቴ ያው የመንግስትን ሰዓት ወይም የመንግስት የስራ ቦታ አክብሬ እሰራለሁ። ሌላ ምንም በበጋ የማደርገው ነገር የተለየ ነገር የለኝም። እንደ ክፍለ ሀገር አናርስም አናጭድም አንወቃምና ያው እንደ መንግስት ሰራተኛነታችን ሰአታችንን ሰአቴን አክብሬ ወደ ስራዬ እሄዳለሁኝ። የተለየ የምለው ነገር የለኝም በበጋ በክረምቱ ብዬ እኔ የማደርገው ነገር ስለሌለኝ ስራዬን ነው የምሰራው

አዎ ሌሎችንም ማበረታታት እችላለሁኝ። ያው እኔ በስራ ቀልድ የለኝም በስራ በጣም ጎበዝ ነኝ። ስራ ወደኋላ አልንቅም ስራ አከብራለሁና ሌሎችም ዝቅ ብለው እንዲሰሩ ከዛ የተሻለ ነገር እንዲያገኝ እንደሚያገኙ ማበረታታት አለብኝ አበረታታለሁኝ እና ሰው የስራ ትንሽ ትልቅ ስለሌለው በሰራሁ ባከበርከው ልክ ስራ ይገኛልና ህይወትክን ትለውጣለህና በ ባገኘሁት አጋጣሚ ለሌሎችም ያው ማበረታታት እችላለሁ።

ወደ ስራ ስሄድ የምለብሰው ልብስ ኖርማል የሆነ ጅንስ ሱሬ እለብሳለሁኝ። ከላይ ቲሸርት ሞቃት ከሆነ ቲሸርት እለብሳለሁኝ። ብርድ ከሆነ ደግሞ የተወሰነ ጃኬት እደርብና- ኖርማል የሚባል አለባበስ ለብሼ ነው ወደ ስራ የምሄደው ያው ያን ያክል ፕሮቶኮል መስራት ስለማይታይ- በቂ የሆነ ጫማዬን ሱሪዬን ለብሼ ነው የሚሄደው ጂንስ ሱሪና- ቲሸርቶችን አበዛለሁ ብዙ ጊዜ።

አዎ መሬት ላይ መቀመጥ ይመቸኛል። ብዙ ጊዜ ሳልሆኑ ያው ዝርግና የተነጠፈ ስለሆነ መሬት ላይ ነው የምቀመጠው። ወንበር ለይ ምነም ሴፍቲ አይሰመኝምና። መሬት ላይ ዥዋ ብዬ ቁጭ ብዬ ነው መመገብ ምፈልገው እና። ያው ያው አሁን የኑሮ ሁኔታ አልመች ስላለ ነው እንጂ መሬት ላይ መቀመጥ ይመቸኛል።

አዎ የማስታውሱ ጥሩ መምህሮች አሉ። ያ ማለት በኤለመንተሪ በሃይስኩል እና በዩኒቨርሲቲ ማስታወሳቸው ጥሩ መማሮች አሉ። እነሱን የማበረታታት ያስፈልጋል። የማውቃቸውና የማስታውሳቸው መምህሮች አሉ።

የክላውድ ማከማቻ አልጠቀምም። ያው ማለት በእኛ አካባቢና በኑሮ ሁኔታ አይመከርም። አይመችምና። እስካሁን ድረስ እንደዚህ አይነት ነገር ገጥሞኝ አያውቅም። ተጠቅሜም ስለማላውቅ የክላውድ ማከማቻ አልጠቀምም። አላማውንም ደህና አድርጌ አላውቀውም እስካሁን ድረስ። ክላውድም ማከማቻ ማለት ምናልባት እንደ ሶላር ነገር ይመስለኛል እና እንደዚህ አይነት ነገር ብዙ ጊዜ ለአካባቢያችንም ባለው ሁኔታ ስለማይመች አልጠቀምም